እኔ ሁሌም ጠዋት ስነሳ ዛሬ ሶስት ሌትር ውሃ እጠጣለሁ ብዬ ነው አቅዳለሁ። ግን ቀኑ ሲያልቅ የማስታውሰው የጠጣሁትን ሶስት ሊትር ውሃ ሳይሆን የጠጣሁትን ሶስት ሲኒው ሻይ ነው። ሻይ እና ቡና ነው። የማስታወሰው ውሃ መጠጣት አለብህ የሚለው ምክር ራሴ አንዳንዴ እንደ ቤት ኪራይ ይከብዳል። ግን ለምን ይከብደናል? ምክንያቱም ውሃን እንደ መድሃኒት ስለምናየው ነው። እኔ ውሃ የምጠጣው ሲጠማኝ ነው። ብዙ ሰውም ይላል። ሳይንሱ ግን ምን ይላል መሰላችሁ? ከጠማህ ቀድመህ ረፍዶብሃል ይላል። ሰውነታችን ውሃ ሲጠማው ጥማት ብቻ ሳይሆን ሌላ ምልክቶች ይሰጠናል። እኔ አሁን ድካም ሲሰማኝ ምግብ አምጡ እንላለን እላለሁ። ግን ምናልባት ውሃ ጠምቶኝ ሊሆን ይችላል። ራስ ምታት ሲያመኝ ፓራስታሞል እፈልጋለሁ። ግን ምናልባት አእምሮዬ ውስጥ ውሃ አጥቶ ሊሆን ይችላል። ስለዚህ ጥያቄው ምን ምን ያህል እንጠጣ ሳይሆን መቼ እንጠጣ ነው። በቀን ስምንት ብርጭቆ የሚለው ህግ ለሁሉም ሰው አይሰራም። ግዙፍ ግዙፍ ሰው ከሆን ብዙ እፈልጋለሁ ግዙፍ ሰው ስሆን ማለት ነው። ቀን ሙሉ ቢሮ ተቀምጬ የምሰራ ከሆነና ሜዳ ላይ ኳስ የምጫወት ከሆነ ፍላጎቴ እኩል አይደለም። ዋና ቁልፉ ሰውነቴ ድምጽ መስማት ነው። ሽንት ነጭ ወይም በጣም ፈዘዝ ያለ ቢጫ ሲሆን ጎበዝ ነኝ። ልክ ነህ። ግን ደማቅ ቢጫ ከሆነ ሰውነቴ እባክህ እርዳኝ እያለኝ ነው። ውሃ መጠጣት ደስ የሚል ለማድረግ እሞክራለሁ። አንደኛው አምባሳደር መሆን ነው ለራሴ ማለት ነው። አንድ የሚያምር የውሃ ጠርሙስ እገዛለሁ ጠርሞሱ ሲያምር ውሃውም ይጣፍጣል እላለሁ። አጃቢ ከዛ መጨመር ውሃ ብቻውን ካልጣፈጠኝ ዝንጅብል ሎሚ ወይም እርጥብ ቅጠል ሜንት እጨምርበታለሁ ኮክቴል እየጠጣሁ ይመስለኝና ውሃ እጠጣለሁ። ከዛ ከስልኬ ጋር እስማማለሁ ውሃ ጠጣ የሚሉ አፕሊኬሽኖችን እጭናለሁ ስልኬ ውሃ ጠጭ ብሎ ሲያስታውሰኝ እንደ ጓደኛ ምክር እቆጥረዋለሁ። በመጨረሻም ውሃ መጠጣት ጤናማ ለመሆን የማደርገው ትንሹ ግን ትልቅ ኢንቨስትመንት ነው። ዛሬ ይሄን ከጨረስኩ ሁላችሁም ወደ ቦርሳችሁ ወደ ጠረንጴዛችሁ ሄዳችሁ ጠጡ ይላል። እና ውሃ ብዙ ጊዜ እጠጣለሁ። ብዙ እኛ ቤት ደግሞ ጸበል ነው በጧት። ቢያንስ በትንሹ ከሁለት ሊትር እስከ አምስት ሊትር ውሃ ማነው ጸበል እንጠጣለን። የው ጸበል ደግሞ እንደ ውሃ ነው ያው። እና አምስት ሊትር ጸበል ጠጥተን ለረጅም ሰዓት ምግብ ሳንመገብ እንቆያለን። በሽንት መልክ ይወጣል በላም መልክ ይወጣል። እንደገና ደግሞ አንዳንድ ጊዜ ወደ ላይም ብሎን አላስፈላጊ የሆኑ ለየት ያሉ ነገሮች ይወጣሉ ይሄ ሃይማኖታዊ ነገር ነው። ግን በጣም ብዙ ውሃ እንጠጣለን ቤት ውስጥ እናቴ ግዴታ ታደርገዋለች ውሃ መጠጣት እና። ከውሃ ይልቅ ጸበል ማለት ውሃ ብዙ ጊዜ ስራዬ ብለን አንጠጣም ጸበል ግን በሃይማኖታችን ግዴታ ስለሆነ። እንደ ግዴታ ስለሆነ። ቢያንስ አምስት ሊትር ከሁለት ሊትር እስከ አምስት ሊትር ጸበል እንጠጣለን። እሱ እንግዲህ በጣም ብዙ ነው ከዛ ደግሞ ከተመገብን በኋላ እኔ አሁን ውሃ ሳልይዝ እንትን አልልም። አልቀመጥም። ውሃ እየጠጣው ነው ምግብ የምበላው ውሃ ይዤ ቁጭ ብዬ ነው እና የውሃ ሱሰኛ ነኝ። በጣም ውሃ ቶሎ ቶሎ የሚጠማኝ ፍሪጅ ውስጥ ቀዝቃዛ ውሃ አስቀምጣለሁ። ይሄ በተለይ ሙቀታማ አካባቢ ስለሆነ የኛ አይጣፍጥም።

ገንፎ በጣም ነው ምወደው። ገንፎ ምንድነው? የለመድኩት ብዙ ጊዜ ከእናቴ ጋር አራስ ለመጠየቅ። እሄዳለሁና። የሆነ ነገር ይዤ ለምሳሌ ጁስ ሊሆን ይችላል። ሙዝ ምናምን የመሳሰሉት እና የሆነ ነገር አራስ ቤት። እኛ አካባቢ አራስ ቤት በጣም ነው የሚጠየቀው። እና ስንሄድ ምንድነው ገንቦ? ይቀርባል። ገንፎ ደግሞ ብዙ ጊዜ በጣም ነው የምወደው። በቂቤ ነው ሚቀርብልን። በጣም ቆንጆ የተዘጋጀ ገንፍ ነው። በተለይ የአራስ ቤቶች ገንፍ በጣም ተዘጋጅቶ ለረጅም ሰዓት አስበውበት ነው። እና ገንፎ የሚሰራው። በጣም ይጣፍጣል በዛ ምክንያት ነው እናት እናት ተስለመደችኝ በየራስ ቤቱ። የሄደች ነው ትሄድ ስለነበረ። በዛ ተጽዕኖ አሁን ላይ በጣም ነው የምወደው ሰው ወለደ ከተባለው ቶሎ ብዬ ለማየት ነው የምሄደው። ምክንያቱም ገንፎ ለመብላት ገንፎ በጣም ነው ደስ የሚል በተለይ ሰው ቤት ገብቶ በጣም ነው የምታፍጠኝ። የራስ ቤቶች ማለት ነው። ከዛ ውድ። አስረኛ ቀን ብዙ ጊዜ በዚህ እኔ የሀበሻ ባህል ነው። በአስረኛው ሴት እናት ከወለደች በአስረኛው ቀን ምንድነው የገንፎ ቀን ይባላል። ገንፎ እንትን ምን ብሎ ተገንፍቶ። ብዙ ሰው የሚጠራበት ነው። እና እዛ ላይ ብዙ ጊዜ እሄዳለሁ። ምክንያቱም እኔ ደስ የሚለው። ስለምወድላቸው ሰዎች ገንፎ መብላት ስለምወደ ጥበቅ አር ስለመበላ። ይወዱልኛል ምክንያቱም የሰሩትን ነገር ሳይተርፍ ምንም ሳይል። ጣፍጦኝ ሰው የሰራውን ነገር ጣፍቶት ሲበላለት ደስ ስለሚለው እኔም ጥርግ አደረገ ስበላ ደስ ይላችኋልና ሰዎች ይጠሩኛል። ይሄ አስረኛ ቀኑ ላይ ገንፎ የገንፎ ቀኑ ማለት ነው። ቤቴ በሳምንት ሁለቴ ሶስቴ ገንፎ እበላለሁ። በተለይ ቁርስ ላይ ምሳ ሳልበላ ራሱ እውልበታለሁ። ቁርስ ከበላው ብዙ ጊዜ ገንፍ አገነፋለሁ ገንፎ አዘጋጃለሁ። ከዛ ውጪ ፊኖ ፊኖ ሞቅ ሞቅ አድርጌ ምንድነው ፊኖን ቆልቼ ማለት ነው። በጣም ሳያር ከለሩ እስኪ ማነው ቀለሙ እስኪቀይር ድረስ። ጠቆር እስኪል ድረስ ፊኖ እንትን ብዬ። ሞቅ ሞቅ አድርጌ። እሱን ገንፎ አገነፋለሁ። እሱ ምንድነው የገንፎ ወልድ ሳይኖረኝ ሲቀር በጣም ስደኸይና። ግን ግንቦል ሲያምረኝ ማለት ነው። ከዛ ውጪ ደግሞ ጥቁር ጤፍ። ጤፍ ራሱ ገንፎ ቆንጆ ገንፎ የጤፍ እህል ይሆናል። እና ሲኖረኝ እና ገንዘብ ገንዘብ በዛ ያለ ገንዘብ ሲኖረኝ ደግሞ ምንድነው የማደርገው? የገንፎ እህል አዘጋጃለሁ እበላለሁ። ገንፎ በጣም ከመውደድ የተነሳ ለገንፎ ብቻ ብዬ። ቅቤ ገዛለሁ ምክንያቱም ያለ ቅቤ ብዙም አይጣፍጥም በዚህ አይነት ብቻ ይሻላል። ብዙም ሰዓት በዘይት ብቻ ነው ከዛ ውጪ ግን። ያለ ዞም ሰዓት ግን በቂ ቢገዛለሁ። ውድ በጣም ውድ ነው። አንዱ በጣም ትንሽዬ ኩባያዋ ቅቤ ምን ስንት ብር ነው? ወደ ሰባ መቶ ብር ነው። እና አንድ ሊተር የማትሞላው። እሱን ቂቤ እገዛለሁ ከዛ ግማሽ ሊትር ትሆናለች። ከዛ ምንድነው ያቺን ቂቤ ለገንፎ ብቻ ነው የምጠቀምባት። ባሌ ደሞ እንዳጋጣሚ ገንፎ ይወዳል። ብዙ ነው በጣም ነው የምንበለው በጣም እበላለሁ። ያው የበረደ ገንፎ አይመቸኝም እንጂ ትኩስ ገንፎ ሁሌ ጠዋት ጠዋት አገነፋለሁ። ማገንፋት በነገራችን ላይ ሙያ ይጠይቃል። እኔም በርግጥ ሙያ ይሁን አይሁን አላውቅም ግን እንደማንኛውም ስራ አይደለም። እኔ ግን ቆንጆ አድርጌ ነው ግን ሆም አገነፋው ስለምወድ ነው እንጂ ሙያተኛ ሆኜ አይደለም። እና ቤታችን ውስጥ ገብሮ በጣም ነው የምንወደው። በቁርሳችን ብዙ ጊዜ ገንፎ እንበላለን። ሆድ ቅዳሜ አካባቢ እኔ አሁን ላይ በሳምንት ሁለት ጊዜ ቢያንስ በትንሹ እበላለሁ። አሁን ራሱ እያማረኝ ነው በጣም ምራቅ መጣ ምናምን። ሳስበው ራሱ ያምረኛልና ገንፎ በጣም ነው የምወደው። ይሄ በጣም ከምወዳቸው ምግቦች አንዱ ገንፎ። በጣም ልዩ ነገር ነው ለኔ። ልጅ እያለን ያው ቤት ውስጥ ስለ ሲሰራ ገብቶ ሰው እንዳያይ ምናምን ይባላል የችግር ምልክት አድርገው ነው የሚያስቡት። ግን አሁን ላይ ሳየው ልክ አባላቶች ናቸው የሚበሉት። ቅንጦት ያለው ቅንጦት ኖሮ የሚኖሩት እና። እኔም ራሴን ሳይ በፊት አልወድም ነበር አሁን ግን ደህና ገቢ ደህና ገንዘብ ሲኖረኝ። ምንድነው ገንፎ መብላት እንዳለብኝ ይሰማኛል። ውስጤን መጠገን። በጣም ነው የሚጠገን የሚጠግነው ያወፍራል ያቀላል። ቆንጆ ፊት እንዲኖር ያደርጋልና። ገንፎ በጣም ነው የምበለው ብዙ ጊዜ